ዛሬ ትራፊክ በጣም ይበዛል ለሰአታት ያህል አልተንቀሳቀስንም መኪናዎች ረጃጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ይናገራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች ሙቀጥ ይበዛል። መዘግየቱ ያበሳጨኛል። ለስብሰባ ዘገይቼን እደርሳለው መልእክት መላክ አለብኝ። ትራፊክ ከተማ ችግር ነው። ተእግስት ያስፈልጋል በመጨረሻም ይንቀሳቀሳል።

ለድንበኞች እያዘጋጀሁ ነው። በመጪው ሳምንት ይሆናል ስላይዶችን ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ሚሲሎችና ግራፖች ያስፈልጋሉ። በድምጽ ከፍ አድርገህ መለማመድ አለብኝ በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ ይችል። የቡድን አባላት። ያግዙኛል አስተያየቶቻቸውን እጠይቃለሁ። አቀራረቡን አሻሽላለሁ። በዓልን በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምናሰራ ማየት አለባቸው። በመጨረሻም ስኬታማ ይሆናል ተስፋ አደርጋለሁ